የአትክልት ስራ አላደርግም። ምክንያቱ ያለሁበት ቦታ ከተማ ስለሆነ ለአትክልት ስራ አይመችም። አንደኛው ቀን ስራ ነው ምውለው ሆኖ ማታም የተለያዩ ነገሮች አከናውናለሁ ቤተሰብን በማገዝ። ጥናትን በማጥናት የተለያዩ የኦንላይን ስራዎች የሆኑትን በመስራት ስለማሳለፈው። የአትክልት ስራ ለመስራት አይመቸኝም። በህፃንነቴ ልክ በኢትዮጵያውያን በገጠር ማህበረሰብ ባለው የአትክልት ስራ ይሰራ ነበር። አሁን አሁን ለዛም ብቁ ቦታ ስለሌለ። ያኔ ስራ መስራት አልችልም ሰርቼም አላውቅም ከዛ በኋላ ያለሁ።

አይደለሁም በመስመር ላይ ገዢ አይደለሁም። ምክንያቱም የተለያዩ ፓይፓል አይነቶች የመስመር ስራዎች አልከፈትኩም እስካሁን። እና አሁን እነሱን ለመክፈት እያሰብኩኝ ነው የተለያዩ ኦንላይን ስራዎች እየሰራሁ ነው። ከእንግድህ በኋላ ጥሩ አድርጌ በመስመር ላይ ገዢ እንደሚሆን እርግጠኛ ነኝ እሞክረዋለሁ። ስለዚህ በአሁኑ ሰዓት ያለሁት ግን በመስመር ላይ ገዢ አይደለሁም።

አዎ ባጀት አስተዳድራለሁ። ምክንያቱም እኔ የምሰራው ስራ ሱቅ መጠበቅ ነው ስለዚህ ለዚህ ባጀትን አስተዳድራለሁ የእለቱ ወጪን ምን መጨመር እንዳለብኝ። ምን መቀነስ እንዳለብኝ ይሄ ባጀት የማስተዳድረው ራሴ ስለሆንኩኝ። የባጀት ባጀት አስተዳድራለሁ።

አዎ ስራ እወዳለሁ። ምክንያቱም በህፃንነቴ በገጠር ማህበረሰብ ስራ ስሰራ ነው ያደግኩት። እርሻ ማረስ አትክልት መጠበቅ መኳትኳት እንስሶች መጠበቅ እንደዚህ አይነት ስራ ስሰራ ነበር። አሁን ደግሞ በከተማ ነው ያለሁት። ሱቅን እጠብቃለሁ እሸጣለሁ። እና ስራ በጣም ነው ከምወደው

አዎ የስራ አሰራሮች እከተላለሁ። መማሪያዎቹ በዚህ መማሪያ ተጉዤም የተለያዩ ነገር ስኬት ስኬት ላይ እንዲደርስ ያደርገኛል ግዴታ ነው። የሆነ ስራ ስንሰራ ህግና ደንብ አለው። ያ ህግና ደንብ አሰራሩን የስራ አሰራሩን ማክበር ለእኛ በጣም ወሳኝ ነው።

እኔ በጣም የምወደው ምግብ ጣፋጭ ፒዛ ነው። ፒዛ ብዙ ጊዜ እበላለሁ። እና በጣም ይመቸኛል ለሆዴም ይስማማኛል። ስለዚህ ከምግብ አይነቶች ብዙ ነገሮች አሉ ደስ ይሉኛል። ግን ከሁሉ ግን ይሄን ምርጫ ፒዛ ነው።

አዎ እኔ በጣም የማስታውሰው ጥምቀትን ነው። ስለዚህ ይሄን ጥምቀት በጣም እወደዋለሁ። አንደኛው አብዛኛው ሰው አንድ አይነት ልብስ ለብሶ ይውላል። እኔም ከእነሱ ጋር አንድ አይነት ልብስ ለብሼ እውላለሁ። በዛ ጊዜም ብዙ ቤተሰብ ብዙ ጓደኛ እንገናኛለን። ከሌላ ቦታ ተገናኝተን ስለዚህ እኔ በጣም ከማስታውሳቸው ልዩ በዓላት አንዱ ጥምቀት ነው።

አዎ ምግቦቼ ለሌላ ሰው ማካፈል እወዳለሁ። አንደኛው አብረን እንበላለን አብረን ስንበላም የምግብ ፍላጎቴ ይጨምራል። የተራበ ሰው ካለም ከእኔ ጋር በልቶ ደስ እንዲለው አደርጋለሁ። ሌሎችን ምግብ ማካፈል በጣም በኢትዮጵያ ባህልም የተለመደ ነው። ጎረባቤትን ጠርተህ ማስበላት እነሱ ጋር እየሄድክ መብላቱ የተለመደ ነው።

እኔ በጣም የምወደው የስራ አይነት የቡና ላኪ እና የተለያዩ ነገሮች አስመጪ መሆን ነው። ይሄ በጣም ጥሩ ነው አንደኛው ለሀገሬ በጣም ጥቅም ነው። ሀገሬ ቶሎ እንድታድግ የሀገሬ ያሉትን ምርትን እንደን በአለም ላይ እንዲተዋወቁ የአለም ገበያን ለማረጋጋት ማካሄደው ነው። ስለዚህ እኔ በጣም ምመኘው ስራ ቡናን ወደ ተለያዩ ከኢትዮጵያውያን ውጪ ወዳለው ቦታ መላክ ነው በተጨማሪም የኦቾሌኒ ፋብሪካ በጣም ምመኘው ስራ ነው። ይህም እግዚአብሔር ካሳካልኝ እቅዶቼን በሙሉ በጣም ሚሳካልኝ ከሆነ እጨርሰዋለሁ ደስ ይለኛል።

እኔ መማር አዲስ ነገር መማር የምፈልገው ቪዲዮ ኤዲቲንግ ነው። ይሄን በዘመኑ በጣም ጥሩ ከሚባሉ ጥሩ ክፍያ ከሚከፈልበት አንድ ነው። እና ካሰብኳቸው አዲስ ነገር መማር ቪደወ ኤዲት ማድረግ ነው። ይሄ ደግሞ ጠንክሬ በርትቼ እከታተለዋለሁ ምክንያቱ ኮምፒውተር ስላለኝ በቀላሉ ለመማርም ያግዘኛል።

የስራ ቦታዬ በጣም ሰላማዊ ቦታ ነው። ሱቅ ነው የምጠብቀው ሰው ሲመጣ እሰጣለሁ። እቃዎች ሲያልቁም ሄጄ አመጣለሁ። እና የስራ ቦታዬ ጸጥታ የበዛበት፣ ብዙ ጫጫታ የሌለበት ስለሆነ በጣም ደስ ይለኛል። የስራ ቦታዬ ጸጥ ያለ ነው። ደስ ይላል።

የቤቴ እቃዎች በጣም ብዙ እጠቀማለሁ። ለምሳሌ እንጀራ ለመብላት ሳህን እጠቀማለሁ። ሻወር ለመውሰድም የተለያዩ ነገር ለምሳሌ የሰውኛትን የማድረቅ ነገሮች እነሱን እጠቀማለሁ። እና የቤት እቃዎች ግዴታ ነው። እኛን እንዲያገለግሉን ስለፈልገን ስለገዘናቸው በጣም ወሳኝ ናቸው።

አምስት ሰዓት በቀን ስልኬን የምጠቀመው ለአምስት ሰዓት ነው። ምክንያቱም በስልኬ በጣም ብዙ ስራ እፈልጋለሁ እሰራለሁ። የተለያዩ የስራ አይነትን ስለምሰራ ግዴታ መያዜ ወሳኝ ነው። ስለዚህ እኔ ሰዓት የምይዘው ለአምስት ሰዓት ያህል ነው። በቀን

አዎ ጥፍርን እቆርጣለሁ ምክንያቱም ጥፍርን ማሳደግ የተለያዩ ነገሮችን ሊያመጣ ይችላል። ለምሳሌ ደማችንን እንጂስበው ያደርጋል። የተለያየ ቆሻሻን ይሰበስባል። ስለዚህ ጥፍር መቁረጥ እንደ ኢትዮጵያውያንም ባህል ነው። ጥፍር አታሳድግ ይባላል የእግር ሆነ የእጅ ጥፍር መቆረጥ አለበት። ምን የሚጠቅመው ነገር ስለሌለው ቢቆረጥ በጣም ጥሩ ነው። እና ሁል ጊዜ እኔ በሳምንት አንድ ቀን ጥፍሬን እቆርጣለሁ።

አዎ። ሌሎች መርዳት እወዳለሁ። ምክንያቱም ሰዎች ሌሎችን መርዳት በኢትዮጵያ ባህል ነው። በሃይማኖትም ሰውን አግዘው፣ እርዳው የሚል ብዙ ጊዜ በመጽሐፍ ቅዱስ ተጽፎ ይገኛል። ይህ ቃል ተግባራዊ ለማድረግ፤ ሁል ጊዜ ሰዎችን እረዳለሁ።

አዎ የስራ ምግባር አከብራለሁ በጣም ነው የማከብረው ስራ ክቡር ነው። እያንዳንዱ ስራ ጫማ መጥረግ ይሁን ሆቴል ተቀጥሮ መስራት ይሁን የራስ ድርጅት። መስራት ይሁን የስራ ምግባር በጣም ማክበር ወሳኝ ነው። የስራ ምግባር ስናከብርም ገቢያችን ያድጋል ተወዳጅነታችን ይበዛል። እና ደንበኞችን በቀላሉ እንስባቸዋለን።

ፀሀይ ስትጠልቅ መመልከት በጣም ነው የምወደው። ብዙ ጊዜ እንዲያውም ፀሀይ ስትጠልቅ እያየሁ የተለያዩ ትዝታዎች እገባለሁ፣ እመለከተዋለሁ፣ ሁሉ አለም ሀላፊ እንደሆነ እረዳለሁ። እና ፀሀይ ስትጠልቅ መመልከት እኔ በጣም በጣም እወዳለሁ። እና ሁል ጊዜም እሞቃለሁ ሙቀቱም ይሰጠኛል።